አዎ እሺ የምታስታውሰው ጥሩ መምህር አለ ወይ የሚል ጥያቄ ነው? ያሁኑ መወያያሪያ ርዕሳችን የማስታውሰው ጥሩ መምህር ኦፍ ኮርስ አለ ከ ከልጅነት ጀምሮ እስከ ዩኒቨርሲቲ እስከመረቅ ያሉ መምህራኖች በብዛት ጥሩ የሚባሉ መምህራኖች ናቸው የገጠሙኝ። በጣም የማስታውሰው ግን እና እስካሁን የሚያረሳሁት የ ኢለመንተሪ ላይ እንግዲህ ከአራተኛ ክፍል አምስተኛ ክፍል ይመስለኛል እንግሊዘኛ አስተማሪ ነበረ። መምህር ክፍሌ የሚባል እንግሊዘኛን በደንብ እንድናውቀው እንድንማረው እንድንወደው ያደረገንም እሱ ነው። በጣም በጥሩ ሁኔታ ነው ሲያስተምረን የነበረው ጥሩ ቆይታም ነበረን። እሱን አለማመስገን ንፉግነት ነው የሚሆነው። እና መምህር ክፍሌ በጣም የማስታውሰውና የምወደው ሰው ነው። ትምህርቱንም እንግሊዘኛንም እንደወድና በደንብ ከዛ በኋላ ደግሞ ከፍ ስል ወደ ሃይስኩል ምናምንም ስገባ። የቋንቋ ትምህርት ቤቶች ውስጥ ተመዝግቤ እንግሊዘኛን በደንብ እንዳዳብር መናገር መጻፍ ማንበብ እንድችል። የሆንኩት መጀመሪያ በሱ አስተማሪ። ያ አስተማሪ ባደረገብኝ ተጽዕኖ ስለሆነ ጥሩ ተጽዕኖ በጎ ተጽዕኖ ስለሆነ እንግሊዘኛን በደንብ እንድማር ጠቅሞኛል። ስለዚህ መምህር ክፍሌ ይገባዋል ጥሩ ትምህርት ጥሩ ትምህርትን አስተምሮኛል ጥሩ ነገርንም እጠብቃለሁ ማለት ነው። ሌላው ደግሞ ማትስ ቲቸር መምህር ሲሳይ የሚባል አለ እዛው ኢለመንተሪ ላይ እሱም እንደዚሁ በጣም ጥሩ ተጽዕኖ ካሳደሩብኝ መምህራን መካከል አንዱ ነው። በደንብ ሶሼብል ነው ተግባቢ ነው ያን ያህል እንደዚህ በእኛ ጊዜ ያው ትምህርት ትንሽ ከበድ ይል ነበር። መመታት አለ ጥፋት ካጠፋ ተማሪ መቆንጠጥ መመታት በዱላ መመታት ሁሉ አለ። ብዙ ግዜ ሀርሽ የሆኑ ከበድ ከበድ ያሉ ቅጣቶች ነበሩና። እነሱ በዛን ሰዓት እንዲህ መምህር ፈታ ብሎ ተማሪውን በደንብ ሶሻብል ሆኖ እየተነጋገረ ከተማሪው ጋር እየተቀለደ የሚያስተምር ብቸኛ መምህር እሱ ነበርና። እሱ በደንብ ጠቅሞኛል። አስተማሪዎች ጋር ያለን ግንኙነት ጥሩ እንዲሆን አስተማሪዎችን ያው መፍራት ብቻ ሳይሆን ማክበርም እንዳለብን መውደድም እንደምንችል ያሳየን መምህር ሲሳይ ነውና። እሱም እንደዚሁ የማስታውሰው ጥሩ መምህር ነው። በማትስ ላይም ደግሞ ጥሩ እውቀት ስላለው በተለይ ኢለመንተሪ ላይ መደመር ማቀነስ ማካፈል ማበዛት እና ደግሞ የቤዚክ ነገሮችን ነው ያ በደንብ ሲያስተምረን የነበረው ያው ያኔ ቤዝ የጣልነው ነው እስከ ኢንጂነሪንግ ድረስ ደርሶ በሲቪል ኢንጂነሪንግ እንድመረቅም። የጠቀመኝ ስለዚህ መምህር ሲሳይ ሌላው ተጽዕኖ ያሳደረብኝና ጥሩ ጥሩ መምህር የምንለው ነው። በሶስተኛነት የማነሳውና የማረሳው የመጨረሻው መምህር ተሾመ የሚባል ነው። መምህርት ተሾመ ደግሞ በ ሃይስኩል ላይ አስራ አንደኛ እና አስራ ሁለተኛ ክፍል በናዝሬት አዳማ ከተማ ነው እኔ ትምህርቴን የተማርኩት እዛ አጼ ገላውዲዮስ የሚባል ትምህርት ቤት ነበረ። ፕሪፓራቶሪ የሚባል ነው ለዩኒቨርሲቲ መዘጋጃ አስራ አንደኛ እና አስራ ሁለተኛ ክፍልን የሚያስተምር ትምህርት ቤት ነው። በከተማው እሱ ብቻ ነበር የነበረው እና እዛ ላይ ኬሚስትሪ አስተማሪ ነው መምህር ተሾመ መጽሐፍም የኬሚስትሪ መጽሐፍም ጽፏል እና ኬሚስትሪን በደንብ ያስተምረን ነበረ። ወድጄው ተምሬው እንደውም መቶ ፐርሰንት እያመጣሁ ነው ያለፍኩት የሱን ትምህርት ፈተናዎቹ ምኖቹን እሰራ ነበር በደንብ። ጥሩ የማስታውሰው መምህር አንዱ መምህር ተሾመ ነው ማለት ነው። እነዚህ ሶስቱ መምህራን በህይወቴ ብዙ ጥሩ ተብለው ከማስታውሳቸው በደንብ ለየት ብለው ማለት ነው አብዛኞቹ ጥሩ ጥሩ የሚባሉ መምህራኖች ናቸው። ለየት ብለው ግን በደንብ በጥራት ያስተማሩን እነሱ ናቸው።

"አዲስ ቴክኖሎጂ መማር ትወዳለህ ወይ?" የሚል ነው። አዲስ ቴክኖሎጂ በደንብ መማር እወዳለሁኝ። በጣም እንደውም ጥሩ ኦፕሽ ጥሩ መወያያ ረስ ነው። አዲስ ቴክኖሎጂ። ስለዚህ አዲስ ቴክኖሎጂ በጣም የሚጠቅም እና ብዙ ጥቅሞች ያሉት ነው። ቴክኖሎጂ በአጠቃላይ ኑሮን የሚያቀል፣ ህይወትን የሚደግፍ እና ጥሩ ነገር ነው ያለው። ስለዚህ አዲስ ቴክኖሎጂ በየጊዜው በመጡ ቁጥር ራስን አፕዴት ማድረግና ከነዛ ቴክኖሎጂዎች ጋር ተዛምዶ መቀጠል በጣም ወሳኝ ነገር ነው። ስለዚህ የ አዲሱን ቴክኖሎጂ ከመጠቀም አንፃር እኔ በደንብ በደንብ እንትን ነይ ብዬ አስባለሁ። ጥሩ አስተሳሰብና ጥሩ ተቀባይነት አለኝ። አዲሱን ቴክኖሎጂ ለመጠቀም አንደኛ እኔ መማርም እፈልጋለሁ እወዳልሁ። ሶ ቴክኖሎጂን ለማወቅ በደንብ ጥሩ ተ ጥሩ ተቀባይነት ስላለኝ አእምሮዬ በደንብ ይቀበላል። ሶ ቶሎ ተቀብዬዋለሁ። ካሰብኳቸው ወይ ደግሞ ከተገበርኳቸው የአዲስ ቴክኖሎጂ ውጤቶች መካከል አንደኛው ብሎክቼይን ነው። ብሎክቼይን ላይ በደንብ ኢንተረስተድ ሆኜ ጊዜዬን ኢንቨስት አድርጌ፣ በደንብ የተማርኩበትና ያወቅኩበት ቴክኖሎጂ ነው። ብሎክቼን በአጠቃላይ ያው የፐይመንት ሲስተሙን በማሳለጥ ወይም ደግሞ ከመንግስት ጋር ከተለመደው የባንክ አሰራር ውጪ ገንዘቦችን ክሪፕቶ ከረንሲዎችን ቶክኖችን በዲጂታል መንገድ በማስተላለፍ በቀላሉ ሰርድ ፓርቲ ሳይገባ ወይም ደግሞ ሶስተኛ ወገን ሳይገባ በቀላሉ ገንዘብ ከ በይትኛውም ቦታ በየትኛውም ጊዜ ገንዘብን መላክ እንድ እና መቀበል እንዲቻል የሚያደርግ ቴክኖሎጂ ነው ከዛም በላይ ደግሞ ከገንዘቡም በላይ የነፍቲዎች አሉ የአርት የአርት ስራዎች አሉ፤ እነሱንም እንደዚሁ የመግዛት የመሸጥ አድቫንቴጅ ይሰጣል። ኦውነርሺፕነትን፣ ፕራይቬሲን፣ ሴኩሪቲን የያዘ ነው። ሰፋ ያለ ሳይንስ ስለሆነ ሞር ብሎክቼይን በጣም ኢንተረስቲድ ሆኜ የተማርኩት ነገር ነው። ሌላው በዛው በብሎክቼይኑ ጋር ተያይዞ ደግሞ ክሪፕቶ ከረንሲ አለ። ክሪፕቶ ከረንሲም እንደዚሁ ኢንተረስቲንግ ሀሳብ ነው። በጣም ማራኪና የሚስብ ሀሳብ ነው። እሱንም እንዲሁ ተምሬ፣ የተለያዩ የቪዲዮ ቱቶሪያሎችን፣ መምህራኖችን በማየት በደንብ እውቀቱ ኖሮኝ እየሰራሁበት ያለሁበት ነው። ትሬዲንግ ትሬድ ማድረግ ይቻላል ክሪፕቶዎችን፤ ኤንኤፍቲ እንደዚህ አይነት ነገሮችን በደንብ መ ማወቅ ይቻላል፤ እና ክሪፕቶ ከረንሲ ሌላው በደንብ ወድጄው የተማርኩት አዲስ ቴክኖሎጂ አይነት ነው። ከነሱ በተጨማሪ ደግሞ እንግዲህ የተለያዩ ሶፍትዌሮች ይመጣሉ፣ አፕሊኬሽኖች ይመጣሉ። በደንብ ኑሮን የሚያቀሉ ሶሻል ሚዲያ ላይ ያሉ ነገሮችን በደንብ እንማራለን እና እነሱ እሱን ልንማር የቻልነው ቴክኖሎጂ በመ በመውደዳችን ነው እና አዲስ ቴክኖሎጂ መማር በጣም እወዳልሁ። ሶ ከዚህም በላይ ብዙ ብዙ ነገሮችን ገና ወደፊት የማወቅ እና የመረዳት እንዲሁም ደግሞ የ በዛው የመቀጠል አላማ ይዜ ነው እየተንቀሳቀስኩ ያለሁት። ስለዚህ አዲሱን ቴክኖሎጂ ለመተግበር ለመማር ብሎም ደግሞ ለሌሎች ለማጋራትና ለማሻሻል እቅድ አለኝ። ያው ቴሌግራም ላይ ቻናል ከፍቺያለሁ፣ በሱ ደግሞ ብዙ ወደ አራት መቶ የሚጠጉ ሰዎች አሉ ለነሱ የማቀውን ነገር ሼር እያደረኩኝ እየተማማርን ነው ያለነው። ዩትዩብም እንደዚሁ ወደ አምስት መቶ ሰው ሰብስክራይበር አለኝ። ስለዚህ ያው እያደገ ያለ ነው። በደንብ በአዳዲስ ቴክኖሎጂዎችም በተለይ በቨርቿል አለም በ በዚህ በሶሻል ሚዲያ በደንብ ኢንፍሉየንስ መፍጠር እና በዛ ደግሞ መቀጠል ስለምፈልግ አዲስ ቴክኖሎጂ በትክክል በደንብ መማር እወዳልሁ ለማለት ነው።

እሺ የወተት ተዋጽኦ ትወዳለህ ወይ የሚል ነው? ሌላው መወያያ ርዕሳችን ያው ስለ ወተት ተዋጽኦ ለመነጋገር ነው። እና እንግዲህ የወተት ተዋጽኦ የሚባሉት ራሱ ወተት አለ የምንጠጣው። ቀጥሎ ደግሞ የ ቅቤ አለ አይብ አለ እርጎ አለ እነዚህ ሁሉ ነገሮች ተያይዘው የወተት ተዋጽኦ ሊባሉ ይችላሉ። ወተት ለብዙ ነገር ይሆናል። እሱ በራሱ የተ ፕሮሰስ እየተደረገ ብዙ ነገሮችን ይሰጣል እና አንደኛ ወተት በራሱ ለካልሺየም ስላለው ውስጡ ካልሲየሙን ደግሞ ለአጥንት ጥንካሬ በጣም ይጠቅማል። ለአጠቃላይ ለቦን ስትራክቸር ደሞ ለጥርስ ንጻትም ጥንካሬም ይጠቅማል። ሶ በተለይ ልጆች ደግሞ እያደጉ ሲመጡ ህፃናት ልጆች ወተት በደንብ ማግኘት አለባቸው ይላል ሳይንሱ ምክንያቱም አጥንታቸው ሚሰራው ከዛ ስለሆነ። ጥርሳቸውም እንደዛው ነጭ እንዲሆንና ጠንካራ ጥርስ ሆኖ እንዲያድግ። ነጭ ወተት እንዲጠቀሙ የላም ወተት እንዲጠቀሙ ይመከራል ሳይንሱ እንደዛ ይመክራል። ሶ የወተት ተዋጽኦ በጣም ወሳኝ ነው። ከዛ በመቀጠል ደግሞ እርጎ ሆኖ ወተቱ በመርጋት ረጅም ሰዓት በ በመቆየት ተቀምጦ አንድ ቦታ ላይ በመቆየት ይረጋልና ሲረጋ ደግሞ ወፈር ያለ ቴክስቸር ይሰጠዋል እሱን እና ጣእሙም ለየት ያለ ነው። ሶ ያንን እንዲረጋ የሚያደርጉት ባክቴሪያዎች ጤነኛ ባክቴሪያዎች አሉ ጤናማ ባክቴሪያዎች እነሱም ደግሞ እንዲሁ ለሰውነታችን በጣም ጠቃሚ የሆነ ነውና። በእርጎም እንደዚሁ በጣም የሚጠጣ የሚመከር ነገር ነው። እኔም ይሄንን አንዱ የውተት ተዋጽኦ በደንብ በተደጋጋሚ እጠቀማለሁ። ለልጄም ለሚስቴም እየሰጠሁ ነው ያለሁት እና። ሌላው ደግሞ ከቅቤ ነው ቅቤ ቅቤ ደግሞ አንደኛ የራስ ቅቤ የሚባል አለ ያው እዚህ ሀገር ሴቶች በተለይ ለፀጉራቸው ላይ ያንን ቅቤ የራስ ቅቤ በመናጥና በማውጣት ከወተቱ ላይ ፀጉራቸውን ይቀባሉ። ያ ለፀጉር አንደኛ ለፀጉር ጥንካሬም ደህንነትም እድገትም የሚጠቅም ነው። ሁለተኛ ደግሞ ይሄ የራስ ቅላቸው እንዳይ እንዳይደርቅ የሚከላከል የሚከላከል ነው። ስለዚህ የራስ ቅላቸውን በማለስለስ እንዳይደርቅ በማድረግ በጣም ጥሩ ጥቅም አለው። ስለዚህ በዛ አማካኝነት የራስ ቅቤን ሴቶች በብዛት እኛ ሀገር ይቀቡታል ተቀብተው ሻሽ አድርገው ለአንድ ቀን ወይ አድሮ በማግስቱ ለሁለት ቀንም እንደዛም የሚቆይ አለ። ያው ሽታ ስለሚያመጣ ሲቆይ በማግስቱ ይታጠቡታል ማለት ነው። ያ ለፀጉራቸውም ለራሳቸውም ይሄ ራስ ምታት ማይግሬን እንዳለበት ሰው የማለስለስ ጄሊ ነገር ስላለው የማለስለስ ባህሪ ስላለው ቆዳ እንዳይደርቅና የራስ ቅሉ እንዲፍታታ ፀጉርም የፀጉሩ ስሮችም ጤነኛ እንዲሆኑ የሚጠቅም ነው። ያንን እየተቀባ ያደገ ሰው በጣም ጤነኛ ፀጉርና ውብ የሆነ ፀጉር ይኖረዋል ተብሎ ይታሰባል። በገጠሩ እንደውም ከልጅነት ጀምሮ ልጆቻቸውን ይቀባሉ ማለት ነው። ሌላው እና አራተኛው ደግሞ የወተት ተዋጽኦ የሚበላ የምግብ ቅቤ ነው። ያው እሱ በምንሰራቸው ወጦች አልፎ አልፎም በአዘቦት ቀንም ወጥ ላይ ጠብ እየተደረገ ለጋና ደረቅ ቅቤ ያለ የበሰር ቅብ ያለ ስለዚህ ለጋው ለተወሰኑ የምግብ አይነቶች በሳሉም ደግሞ እንደዚሁ ለተወሰኑ የምግብ አይነቶች እየተደረጉ ምግብን ለማጣፈጥ የሚጠቅም ነው። ስለዚህ ወተት ተዋጽኦ በዚህ መልኩ በተለያየ መንገድ በህይወታችን የምንጠቀመው ነው። ያንንም ደግሞ እኛ በመተግበር ላይ እንገኛለን። በትክክል የወተት ተዋጽኦ እወዳለሁ።

በስልክ በስልክ ገንዘብ ትልካለህ የሚል ነው ጥያቄው? አዎ በጣም በጣም የምጠቀመው እንደውም የስልክ ገንዘብ መላኪያ መንገድን ነው። በብዛት ያው አሁን ጊዜውም ተሻሽሎ እኛ ሀገር ሞር ቴክኖሎጂዎች እየገቡና አዳዲስ ነገሮች እየመጡ ስለሆነ ሞር ይሄ በስልክ መላኩ እየተለመደ መጥቷል። ስለዚህ ለሁሉ ነገር አሁን በብዛት የምጠቀመው እሱን ነው። በፊት እቴም ሄደን ፈልገን ካርድ እቴም ካርዳችንን ካርድ ይዘን ከዛ ገንዘብ አውጥተን እንደገና ያንን ካሽ ገንዘብ ነው ወደ ጥሬ ገንዘብ። ወደ ክፍያ ወደ ገበያም ይዘን የምንሄደው አሁን ግን ያንን አንደኛ እሱ ለስርቆትም ለሌብነትም ሊጠፋም ይችላል ሊወድቅ ይችላል። ገንዘቡ ይሄ ግን በስልክ ይዞ መዞር ስለሆነ ትራንስፈር ማድርግ መላክ ነው በጣም ሲምፕል ነው። ጥሩ አማራጭ ነው። አሁን ደግሞ ጥሩነቱ ሁሉም ሰው ነጋዴው ጠቅላላ ባለሱቁም ሆቴል ቤትም ልብስም ምንም ስንገዛ የምንፈልግበት ነገር ጠቅላላ ሁሉም የሞባይል ባንኪንግ ወይ ደግሞ የገንዘብ መቀበያ እና መላኪያ ሲስተምን ስርዓትን ተጠቃሚ ነው። ስለዚህ በዛ መልኩ ስለሆነ አብዛኛውን እንጠቀማለን ትንሽ የሚያስቸግረን እኛ ሀገር የንግድ ባንክ ነው። በብዛት ዶሚኔት ያደረገው እና የተቆጣጠረው ስለዚህ ብዙ ሰው ንግድ ባንክን ነው የሚጠቀመው ከሌላ ንግድ ባንኩ የተለየ ብር ነው በብዛት የሚጠቀመው የመንግስትም ስለሆነ ይመስለኛል። ካቢሲኒያ ከአዋሽ ከምናምን ከግል ባንኮች ደግሞ ወደ ንግድ ባንክ ስንልክ ፊ አለው ይቆርጣል እና እሱ ደግሞ መጠኑ ትንሽ በዛ ይላል ብዙ ብር ከተላከ እንደዛው ብዙ ገንዘብ ይቆርጣልና። ሞር ከንግድ ባንክ ወደ ንግድ ባንክ ሲሆን ይቀንሳል። እሱ ትንሽ አስቸጋሪ አድርጎብናል እና እንደገና ከአሁን ካቢሲኒያ ለመላክ አብዛኛው ሰው ጋር ስለማይኖር ወደ ንግድ ባንክ ልኬ ከንግድ ባንክ ነው ወደ ሌሎቹ ነጋዴዎች የንግድ ባንክ አካውንትን ማስገባው እና። እሱ ያው ሁሉም ባንኮች ሁሉንም ባንኮች የሚያስተሳስር ነገር ቢኖር ጥሩ ነው። ግን በስልክ በስልክ ገንዘብ እልካለሁ እጠቀማለሁ እሱን።

ምን አይነት ሳሙና ትጠቀማለህ የሚል ነው? ምን አይነት ሳሙና እንግዲህ በፊት የምጠቀመው ዶፍ ነበረ ለፊቴም ለገላዬም የሚሆነኝ እና የምወደው ሽታውም ደስ የሚለኝ እሱ ነበር። ፊቴም ላይ ቡጎር ምናምን እንደዚህ ተዛማች ነገሮች አያወጣብኝም። ስለዚህ ማነው ዶፍ የሚበለው ሳሙና በጣም ይመቸኝ ነበረ። ግን አሁን ያው ከአቅም በላይ ሆነ በጣም ተወደደ። እና ቢሮ የሚሰጠን ሳሙና አለፋ በሚባል እሱን የገላ ሳሙና አለ የልብስ ደግሞ ፖፑላር የሚባል አለ። ስለዚህ የዚሁ የሀገር ውስጥ ምርቶችን ነው በብዛት የምትጠቀመው። የውጪዎቹ ያው እንዳልኩት ቅድም ዶፍ እና ለቅስ የሚባልም ነበር። እነሱን ብዙ ጊዜ ተጠቅሜያቸዋለሁ ከዚህ በፊት ያው አሁን ግን እየጨመረ እየጨመረ መጥቷል ዋጋው በጣም ተወዷል። ሳሙና ስለዚህ እነሱን ትቼ ወደ ሀገር ውስጥ ምርቶች ገብቻለሁ ማለት ነው። የሀገር ውስጥ ምርቶች ደግሞ ሞር የተሻለ ፕራይስ ወይም ዋጋ አላቸው። ቅናሽ ናቸው ያን ያህልም ደግሞ ለፊቴም ለገላዬም ብዙ ጉዳት አላየሁበትም። በጥራት የሚሰሩ ናቸው የሀገር ውስጥ ምርቶቹም ስለዚህ እነሱን እየተጠቀምኩኝ እገኛለሁ።

ፎቶ ማንሳት ትወዳለህ? ቆንጆ ጥያቄ ነው በጣም ነው የምወደው ከልጅነቴም ፎቶግራፍ ማንሳት እወዳለሁ። አሁን ደግሞ ስማርት ፎን ተመችቶኛል በየጊዜው ሙመንቶችን እያነሳሁ ማስቀመጥ ልምድ አለኝ። በተለይ አሁን ልጄ ደግሞ ገና ትንሽ ልጅ ነውና ከልጅነቱ ጀምሮ እንደዚህ የሚያደርጋቸውን የሚያዝናኑ ነገሮች ለየት ያሉ ነገሮች ትውስታ ይሆናሉ ብዬ የማስባቸውን ነገሮች ፎቶም ቪዲዮም እያነሳሁ የማስቀመጥ ልምድ አለኝ። ላፕቶፔ ላይ ሰብስቤ አስቀምጣለሁኝና ወደኋላ ተመልሼ ሳየው ደግሞ ያነሳኋቸውን ፎቶዎች ያነሳኋቸውን ቪዲዮዎች ሳያቸው በጣም ትልቅ ትውስታና ደስ የሚል ልምድ ነው። በጣም ልምድ አለኝ የፎቶ ማንሳት በጣም ነው የምወደው። በተለይ ቆንጆ ሆኖ ሲወጣልኝ ደግሞ አንግሉ ምኑ ምኑ ተጠብቆ ብርሃኑ ምኑ ሳይበላሽ ቆንጆ አይነት ሙመንት ከያዝኩኝ ያን ፎቶ። ላፕቶፔ ላይ አስቀምጬ በከአስር አመት ከሃያ አመት በኋላ ሁሉ የማየት ልምድ አለኝ እና ፎቶ የማንሳት ልምድ አለኝ። እወዳለሁ ከካምፓስ ጀምሮ እስካሁን ፎቶ እያነሳሁ ለራሴ እያስቀረው መልሼ እያየኋቸው ነው የምገኘው እንዲህ አይነት ልምዶች በጣም ሊበረታቱ የሚገቡ ናቸው። አንደኛ ትዝታና ትውስታ ይሆናሉ ሁለተኛ ያንን ሙመንት መልሰን እንድናስበው ያደርጋሉ። ሶስተኛ ደግሞ ፎቶውን ከቆይታ ጊዜ በኋላ ከረጅም ጊዜ በኋላ ስናየው ራሱን የቻለ ሌላ አንድ የመዝናኛና የመደሰቻ መንገድ ነው። ፎቶ ማንሳት እወዳለሁ።